ማለት በሰማይ ላይ የምናየው ተራ ጭጋግ ሳይሆን የምድራችን ህይወት ቀጣይነት የሚያረጋግጥ የተፈጥሮ ድንቅ ውጤት ነው ብዬ ነው ማስበው። ደመና የውሃ ውደት እንዲሁም ዋና ተዋናይ ነው ከባህር ከወንዞች ከጽዋት የሚተነው እርጥበት በአየር ውስጥ ሲቀዘቅዝ ወደ ረቂቅ ውሃ ጠብታዎች ወይም በረዶ ብነኞች ይቀየራል ከእነዚህ ስብሰቦች ደግሞ ደመናን ይፈጥራሉ ደመና የዝናብ ምንጭ ብቻ ሳይሆን የምድራችን የሙቀት መጠን የሚቆጣጠር የሰማይ መጋረጃ ነው ብዬ ነው የማስበው። የደመና አይነቶች እና ትርጉማቸው ብዙ ናቸው። ደመናዎች እንደ ቅርፃቸው እንደ ቁማታቸው የተለያዩ ቢሆኑም አንደኛው ሲሪዮስ ይባላል እነዚህ በጣም ከፍታ ላይ የሚገኘው እንደ እንደ ላባ ቅጫጭን የሆኑ ደመናዎች ናቸው እነሱ በሰማይ ላይ ከታዩ የአየር ሁኔታዎች ሊለውጥ እንደሚችሉ ይናገራሉ። ኩሙላስ የሚባሉት ደግሞ እንደ እጥ የተከመሩ ነጭ የሆኑ የደመናዎች ናቸው ብዙ ጊዜ ጥሩ አየር ባለበት ቀን ይታያሉ። ስትራተስ ሚባሉት ደግሞ ሰማዩን እንደ ብርድ ልብስ የሚሸፍ ግራጫ ደመናዎች ሲሆኑ ብዙ ጊዜ ለቀናት የሚቆይ ኮፍያ ወይም ጭጋግ አየር ይዘው ይመጣሉ። ኮሎምቢያስ የሚባሉት ደግሞ እነዚህ ግዙፍ እና ጥቁር የሆኑ የነገርጓድ ደመናዋች ናቸው ሀይለኛ ዝናብ መብረቅና በረዶ ይዘው የሚመጡት ናቸው። የደመና ተግባሮቹ በምድራችን ላይ እስከ አንድ ነጥብ አምስት ደቂቃ ድረስ ይጓዛል ደመና ከሌለ በምድር ላይ ህይወት የማይታስብ መሆኑን ይናገራሉ። እና ዳመና ውሃን ከባህር ተሽክሞ ወደ ወርቃማ ቦታዎች ወደ ደረቃማ ቦታዎች የሚያደርስ የሰማይ መርከብ ነው ብዬ ማስበው። ያለ ዳመና ዝናብ ያለ የለም ያለ ዝናብ ደግሞ እርሻና ህይወት አይኖርም። የሙቀት መቆጣጠሪያን ያስከትልናል። በቀን በቀን ደመናዎች የፀሀይ ሀይለኛ ሙቀት ወደ ላይ በመመለስ ምድር እንዳይቃጠል ያደርጋሉ። በለሊት ደግሞ ከምድር የሚወጣው ሙቀት ተኖ እንዳይጠፋ እንደ ብርድ ልብስ በመሆን ምድርን እንድትቀዘቅዝ ያደርጋሉ። የአየር ላይ ሁኔታዎችን ይቆጣጠራሉ። ለሰው ልጅ በተለይም ለገበሬዎች ለበረራ ባለሙያዎች ደመና ማየት የአየር ሁኔታን ለማወቅ የሚረዱ የተፈጥሮ ምልክቶች ናቸው ብዬ አስባለሁ። ደመና በስነ ልቦና እይታ አንፃር ደመና በሰው ልጅ አነጋገር ውስጥ ትልቅ ቦታ አለው። ብዬ ማስበው ከደመና በላይ ይህ አገላለጽ ከፍተኛ ደስታ ለመግለጽ ይውላል። ከያንዳንዱ ጀመን ደመና ጀርባ ብርሃን አለ። ይህም በማንኛውም አስቸጋሪ ሁኔታ ውስጥ ተስፋና መልካም ነገር እንዳለ ለማስተማር ይነገራል። ደመና ህፃናት ሆኖ ሀዋቂዎች ደመናን እያዩ የተለያዩ ቅርጾችን እንስሳትን ሰዎችን በምናባቸው መፍጠራቸው ለፈጠራ አቅም እድገት ትልቅ አስተዋጽኦ አለው ብዬ ነው ማስበው። ሌላው ባጠቃላይ ደመና የተፈጥሮ ሚዛን ጠባቂ ነው ብዬ አስባለሁ ነጭ ሆኖ በሰላም ሲንሳፈፍና ውበትን ይሰጠናል። ጥቁር ሁኖ ሲከማች ደግሞ በምድራችን ህይወት የሚሰጠውን ዝናብ ይዞልን ይመጣል ብዬ አስባለሁ። ደመና ስንመለከት የተጥሮ ድንቅ ስራ የጊዜን አስተለዋዋጭነት ሁልጊዜም ከጨለማ በኋላ በራን እንደሚመጣ ማስታወስ አለብን ብዬ አስባለሁ።

ዛሬ ማለት በእኔ እይታ ዛሬ ማለት በእኔ እይታ ውስጥ አሁን ያለንበት ቅጽበት ወይም አሁን ያለንበት ሁኔታ የሚወክል ማለት ነው በህይወታችን ካሉ ቀናት ሁሉ በጣም ወሳኙ እና ብቸኛው በእጃችን ያለ ቀን ነው ይህ ቀን እንደሚከተሉት አድርጌ ማብራራት እችላለሁኝ አንደኛ የድልና የውለጡ መጀመሪያ ነው ብዬ አስባለሁ። ዛሬ ማለት ትላንት ላለፈው ስህተት ማስተካከያ ለነገው እቅድ ደግሞ መሰረት መጣያ ነው ብዬ ነው የማምነው። ብዙ ጊዜ ትናንት የሰራነው ስህተት ስንቆጭ ወይም ስለ ነገው ጭንቀት ስናስብ ዛሬን እናባክናለን። ነገር ግን ዛሬ አዲስ እድል ነው ትላንት ያልተሳካ ካነገር ዛሬ ሊሳካ ይችላል ዛሬ እንደ አዲስ ጅማሪ መመልከት። አእምሮአችን በንቃት በተስፋ እንዲሞላ ያደርጋል ማንኛውም ታላቅ ለውጥ የሚጀምረው ዛሬ የሚባለው ቅጽበት ነው ብዬ አምናለሁ። የተግባርና የውጤት ቀን ነው ብዬ አስባለሁ ትላንት ትዝታ ነው ነገ ደግሞ ምኞት ዛሬ ግን እውነታ ነው። በህይወታችን ውስጥ ውጤት ማምጣት የምንችለው ዛሬ በሚደረግ ጥረት ብቻ ነው። ነገ እንሰራው አሰራዋለው የሚል ቀጠሮ ውጤት። መዘግየት ብቻ ነው። ዛሬ የምንሰራው የምንዘራው ዘር የነገውን ምርት ይወስነዋል። ስለዚህ ዛሬን የስራ ቀን አድርገን ስንወስድ የነገው ስኬታችን የተረጋገጠ ይሆናል ብዬ አስባለሁ። በገጠጣ ቀን ጥበብ ውስጥ ትልቁ ሚስጥር ዛሬን በአግባቡ መጠቀም ብዬ ነው ብዬ በዛ አምናለሁ ማለት ነው

ሩቅ ማለት ያው ርቀትን የሚገልጽ ነው የርቀት መለኪያ ማለት ነው። በግብና በግባችን በሰው ልጅ ተስፋ ውስጥ ትልቅ ትርጉም ያለው ቃል ነው ይህንን ቃል በሚከተሉት አራት ነጥቦች ዋና ዋናዎች ነገሮችን መገለጽ እችላለሁ። አንደኛ ቦታና በጂኦግራፊ ይወስኗል ይህ በጣም ቀላሉና ቀጥተኛ የቃሉ ትርጉም ሲሆን ከአንድ ነጥብ ተነስተን ለመድረስ ረጅም ጉዞ የሚጠይቅ ቦታ ላይ ያመለክታል። ይህ ማለት ሩቅ ስንል በአካል በቀላሉ የማንደርስበት ምናልባት በባህር ወይም በየብስ ተጉዘን የምናገኘው ስፍራ ይወክላል። ለምሳሌ ሩቅ ሀገር ሩቅ ምስራቅ ይሄ ርቀት እንደ አንዳንዴ ናፍቆት አንዳንዴ ደግሞ አዲስ አለምን የመቃኘት ጉጉት ይፈጥራል። ቴክኖሎጂ እንደ አውሮፕላን ኢንተርኔት ሩቅ የነበሩን አለም አቅርቦናል ሆኖም አሁን ሩቅ የሚለው ቃል ያልተዳሰሱና ሰፊ ቦታዎች ለመግለጽ ይውላል ብዬ አስባለሁ። በጊዜና በታሪክ መግለጽ እንችላለን ሩቅ የሚለው ቃል ወደ ኋላ ያለፈውን ታሪክ ወይም ወደ ፊት የሚመጣውን ተስፋ ለመግለጽ ያገለግላል። ሩቅ ዘመን ስንል ከብዙ ሺህ አመታት በፊት የነበረን የታሪክ ምዕራፍ እናስታውሳለን። በተቃራኒው ደግሞ እሩቅ ጊዜ ስንል ገና ብዙ ለአመታት የሚቆይ ወደፊት እጣ ፈንታ ያሳያል። እሩቅ ጊዜን ማሰብ በደህንነት ይጠይቃል። ምክንያቱም ዛሬ ድርጊታችን በሩቅ ዘመን በመጭው ትውልድ ላይ የሚያመጣውን ተጽዕኖ እንድንገንዘብ ይረደናል። በራዕይና በግብ ማዕከል ያለው ልዩነት ያሳየናል። በስነ ልቦናና በስኬት ቋንቋ ሩቅ ማለት ትልቅ ግብና ሰፊ ራዕይ ማለት ነው። ሩቅ አሳቢ ስንል የሚባለው ሰው ዛሬ ከሚታየው ተራ ነገር ላይ ባለፈ ለዕድሜው ወደፊት የሚሆን ትልቅ ስር ያለውን ሰው ነው እንደሚሆን ያሳያል። ሩቅ ማለት ካለንበት አቅም በላይ ሆነን ትልቅ ስኬት የመመኘት ነው። ብዙ በብዙ በብዙዎች ቅርብ ያለውን ጥቅም እና ምቾት ብቻ ሲመለከቱ ስኬታማ ሰዎች ግን ሩቅ ያለውን እድል አይተው የዛሬውን መስዋዕትነት ይከፍላሉ። ሩቅ ማየት ማለት በትዕግስትና በጽናት የሚገኝ ውጤት ቀደሞ መመልከት ማለት ነው። እና በምሳሌ በማህበራዊ ማንነት መግለጽ እንችላለን አንዳንድ ጊዜ ርቀቱ በአካል ሳይሆን በልብና በሀሳብ ማዕከል የሚፈጠር ነው። ሁለት ሰዎች በአካል አጠገብ ለአጠገብ ተቀምጠው ነገር ግን በሀሳብ እርቀው ሊሆን ይችላሉ ይህ በሰዎች ማዕከል የሚፈጠር ስሜት መራራቅ ያሳያል። በሌላ በኩል ደግሞ ከሩቅ ማድነቅ የሚለውን አገላለጽ ለአንድ ነገር ያለን ክብር ያሳያል። እና የጣልቃ ገብነትን መግለፃችን ያሳያል ሩቅ መሆኑን አንዳንዴ ምስጢራዊነትና ክብርን ያሳያል። ሩቅ ማለት ገና ያልተደረሰበት እድል በአይናችን ሩቅ የምናየው ሰማይ ጥበብ ምንጭ እንደሆነ ሁሉ በህይወታችን ሩቅ የምንለው ደግሞ ገቢ የመኖራችን ትርጉም አለው። ሩቅ መንገድ በትንሽ እርምጃ ይጀምራል እንደሚባለው ሩቅ ለመድረስ ዛሬም በትክክል መራመድ ወሳኝ ነው። ብዬ አምናለሁ

ግብ ማለት መድረሻ ወይም የምናስቀምጥ የህልም መለኪያ እና የትኩረት አቅራጫን የሚወክል ማለት ነው። የህይወት ከኮምፓስ ወይም አቅጣጫ የሚያስቀምጥበት ነው። ግን ማለት አእምሮአችን የምንሰጠው ግልጽ ዌይም ካርታ ነው። ግብ ሲኖረን ጉልበታችን እና ጊዜያችን የት ላይ ማዋል እንዳለብን እናውቃለን ብዙ ነገሮች ችግራችንን በሚሰርቁበት በዚህ አለም ውስጥ። ግብ ያላችሁ ሰዎች የማይጠቅሙ ነገሮችን አይሆንም የማለት ጥንካሬ ያላቸው ግብ ግራ መጋባትን ያስቀራል። በየቀኑ ከመነሳት በዚህ ጊዜ ጀምሮ የሚያደርገው የሚያደርገው እንቅስቃሴ ሁሉ ትርጉም የሚኖሩናቸው ያደርጋል የተግባርና የተነሳሽነት ምንጭ ይሆናሉ ብዬ አምናለሁ። ግብ ማለት ነው ግብ ለሰው ልጅ ውስጣዊ ሀይል ይሰጣል። በህይወት ውስጥ እንቅፋቶች ሲያጋጥሙት አስፋ ስንቆርጥ እንድንቀጥል የሚያደርገን ከፊተፊታችን ያስቀመጥነው ግብ። ግብ ነው ግብ ሲኖረን የምንከፍለው መሰዋትነት ሁሉ ዋጋ እንዳለው እንረዳለን። አንድን ትንሽ ግብ አሳክተን የሌላትን ግብ አንድ ስናስቀምጥ በራሳችን ላይ ያለንን እምነት ይጨምራል ይህም ሰነፍ እንዳንሆንና ሁል ጊዜ ራሳችንን እንድናሻሽል ይገባናል። ስኬት መለኪያ ማለት ነው። ግብ ማለት ግብ ከሌላ ስኬትአማነኝ ወይም አይደለም ብሎ ለመገምገም አስቸጋሪ ነው። ግብ በሂደት ላይ መሆናቸውን የምናውቅበት መስፈርት ነው። ለምሳሌ ሀብታም መሆን እፈልጋለሁ የሚለውን የሚሉት እንጂ ግብ አይደለም ነገር ግን በዚህ አመት መጨረሻ አንድ መቶ ሺህ ብር እቆጥባለሁ ካልን መለካት ይቻላል። ግብ ትልልቅ ህልሞችን ወደ ትናንሽ ሊከናወኑ የሚችሉ ተግባራትን እንድንቀይር ይርደናል በየቀኑ የሚያደርገው ጥለት ከእግባችን አንጣር ሲለካ የት እንደደረስን በግልጽ የሚያሳይን ነው። እና ሳይንሳዊ በሆነመንገድ ውጤታማ እሚሆነው አንደኛ ግልጽ እና የተለየ መሆን አለበት። ሶስተኛ ደግሞ የሚለካ መሆን አለበት። ሶስተኛ ደግሞ ሊደርስበት የሚችል መሆን አለበት። አራተኛ ከስተያዋችን ጋር የሚሄድ መሆን አለበት። የጊዜ ገደብ ያለው መሆን አለበት ነገሮች በዘፈቀደ ከማስኪድ ይልቅ በጊዜ መልክ በዚህ መልክ የተቀረጸ ግብ አእምሮአችን መፍትሄዎችን እንዲፈልቅ ያደርገዋል ማለት ነው። እና ግማል ውጥ ይሄ ነው ማለት ነው

በተፈጥሮ በስነልቦና በባህልና በሳይንስ ውስጥ እጅግ ሰልፊና ጥልቅ ትርጉም ያለው ቀለም ነው ይሄን ቀለም በሚቀጥሉት አራት ዋና ነጥቦች መናገር እችላለሁኝ። አንደኛ ተፈጥሮ የሰባፊነት ምልክት አለው። ሰማያዊ ቀለም በመጀመሪያ የምናገኘው ከሁለቱ ግዙፍ የተፈጥሮ አካላት ሲሆን ከሰማይና ከባህር ነው የምናገኘው። ሰማያዊ የሰፊነት የነጻነት የወሰን አልባነት መግለጫ ነው። ሰማይን ስንመለከት ሰማይ ሆኖ ይታየናል ይህ የሆነው የፀሀይ ብርሃን አካባቢ አየር ገበኝ የሚፈጥረው የሳይንስ ሂደት ነው። መቆቅተመው ቃኑሶች ሰማያዊ ሆነው የሚታዩት ውሃው ቀይ ባህር ቀይ ብርሃን ጨረሮች መጥቶ መጥቶ ሰማያዊን ሰማያዊውን ስለሚያንጸባርቅ ነው። ስለዚህ ሰማያዊ ቀለም ስንል ከተፈጥሮ ሰላም ንጽህናና ጥልቀት ጋር በቀጥታ ተያያዘ ማለት ነው። እና ስነልቦናዊ ትርጉም ይኖረዋል። ሌላው በስነልቦና ጥናት ሰማያዊ ቀለም በአእምሮአችን ላይ የራሱ የሆነ አዎንታዊ ተጽዕኖ ይኖራል ማለት ነው። ሰማያዊ ቀለም ስንል የልብ ትርታን የመቀነስ እና የሰውነት መጠን ሙቀትን የማረጋጋት ሀይልን እንዳለው ይነግረናል። ለዚህም ነው ፖስታሎች ወይም ቢሮዎች ሰማያዊ ቀለም እንዲቀቡ የሚመክረው መረጋጋት ስለሚፈጥር። በተጨማሪም ሰማያዊ ቀለም ታማኝነት ጥበብን እና እምነትን ይሰጣል። ብዙ ትልልቅ ድርጅቶች ቴክኖሎጂ ኩባንያዎች እንደ ፌስቡክ ሊንክሊን ያሉ ሰማያዊ እንደ መለያ ቀለማቸው የሚጠቀሙበት የታምነት የታማኝነት ስሜት እንዲፈጥርባቸው ነው። ሌላው በባህልና በሃይማኖት ነው የምናየው ሰማያዊ ቀለም በአለም ዙሪያ በተለያዩ ባህሎች ውስጥ ከፍተኛ ቦታ ይሰጠዋል። በብዙ ሃይማኖቶችም ሰማያዊ ቀለም ከመንፈሳዊነት ከሰማዩ አለም ጋር የተያያዘ አድርጎ ያቀርቡታል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰማያዊ ቀለም በቅድስት ድንግል ማርያም ጋር ተያይዞ ትልቅ ክብር ይሰጠዋል። በጥንታዊ ግብጽ ደግሞ ሰማያዊ ቀለም የህይወት የመራባት ምልክት ተደርጎ ይታያል። በአለም አቅፍ ደረጃም በተባበሩት መንግስት ድርጅት ሰማያዊ ለሰላም ምልክትነት ይጠቀሙበታል። የፈጠራና የሀሳብ ቀለም ይገልጻል። ሰማያዊ ቀለም ሰማያዊ ቀለም ከምድራዊ ጭንቀት ወጥቶ በሀሳብ ለመጥለቅ እና አዳዲስ ነገሮችን ለመፍጠር ይረዳል። ሌላው ሰማያዊው የሀሳብ ቀን እንዲሁም ገደብ የሌለው ፈጣን ያሳያል ቀለሙ አእምሮአችንን በሰከነ መንፈስ ምርታማነት እንዲሆንና ያበረታታል። ሆኖም ግን በአንዳንድ ቋንቋዎች ለምሳሌ በእንግሊዘኛ ሰማያዊ ቀለም ስንል በጥልቅ ሀዘን ወይም ብቸኝነት ለመግለጽም ያገለግላል። እና የጥልቀት መለለጫ ነው። ሰማያዊ ቀለም ማለት ሰማያዊ ማለት ሰላም እምነት ጥልቀት ነው የባህርን እርጋታ እና የሰማይን ቅጥን አጣምሮ የያዘ ቀለም ነው። በቤታችን ውስጥ ተማሪ ቀለም መኖሩ አእምሮአችን ረግቶ እንዲሰራና እንዲያስብ በሌሎች ታማኝ እንድንሆንና ውስጣዊ ሰላማችንን እንድንጠብቅ ይረዳናል። ማለት ነው።

ካልሲ ማለት ያው ለጤና ለምቹ ለስርዓት ልብስ እንደ ልብስ ያለነው ጠቃሚቶ ከፍተኛ ነው ካልሲ እግራችንን ጫማ ጋር በቀጥታ እንዳይገናኝ የሚያደርግ መከላከያ ድልድይ ነው። እና የጤናና የጥበቃ ሚና አለው ካልሲ ማለት። የካልሲ ዋና ተግባሩ እግራችን ካላስፈላጊ ጉዳቶች መጠበቅ ነው። ጫማ ሳናደርግ እግራችን በጫማው ግድግዳ ላይ ያልፋል። ካልሲ ይህን ግጭት በመቀነስ ቁስለትና- መላላጥ እንዳይፈጠር ይከላከላል። በተጨማሪም ካልሲ በእግራችን ላይ የሚወጣ ላብን የመምጠጥ ሀይል አለው። ላብ ጫማ ውስጥ ከታፈነ በአክቴሪያ ለፈንገስ መራብያነት ስለሚመች ካልሲ ማድረግ የእግር ጤናና የንፁህ መጠበቅ ይችላል። የሙቀት መቋጠር አለው እግራችን ከሰውነታችን ክፍሎች መካከል ለቀዝቃዛ ና ለሙቀት በጣም ተገላጭ ከሆኑት አንዱ ነው። በቀዝቃዛ ወቅት ዋፍራም ካልሲዎች በተለይ ከሱፍ የተሰሩ የደም ዝውውር እንዲቀላጠፍ ና እግራችንን እንዲሞቅ ያደርጋሉ። በሌላ በኩል ደግሞ በሙቀት ወቅት ከጥጥ የተሰሩ ቀጫጭን ካልሲዎች አየር እንዲዘዋወር ና እግራችን እንዳይፋፋም- ይረዳሉ። ለስኳር ህመምተኞች ደግሞ የተለየ ህክምና ካልሲ የደም ዝውውር ለማሰለጥ ጥቅም ላይ ይውላል። የስርዓት ልብስና የማንነት መግለጫ ነው ካልሲ ማለት። በዘመናዊ አለም ካልሲ በጫማ በጫማ ስር የሚደበቅ ብቻ ሳይሆን የሰዎች ምርጫና ስምና የሚገልጽበት። መንገድ ሆኖ አግኝቼዋለሁ። ባለቀደም በሰለጄጥ ወይም በረጃጅም ካልሲዎች አንድን ሰው የፋሽን እይታ ያሳያል። ለምሳሌ በይፋዊ ቦታዎች ጥቁር ወይም ሰማያዊ ካልሽዎች የስራውን ስርዓት ለመጠበቅ ይረዳሉ። አሁን ላይ- አሁን ላይ ያሉ ደመቅ ያሉ ካልሲዎች መልበስ በራስ መተማመን እና የፈጠራ ስሜትን እንደሚገልጽ ይቆጠራል። የቁሳቁስ አይነቶች አያያዝ ካልሲ የሚሰራበት ጨርቅ አንድ እንደ አጠቃቀሙ ይለያያል። ጥጥ አለ። ለእለት ተለት ምቾት ላብ ለመምጠጥ ምርጥ ነው። ሱፍ አለ ለበርድና ለረጅም ጊዜ ተመራጭ ነው። ናይለን ፓሊስተር የተባለ አለ ለስፖት እንቅስቃሴ ጥንካሬ የሚጠይቁ- ስራዎች ይውላል። ካልሲ የአያያዝ ጥንቃቄ ይፈልጋል። በየቀኑ መቀየር እና በንጽህና ማጠብ የእግር ሽታን ለማስወገድ የካልሲውን እድሜ ለማራዘም ወሳኝ ነው። ካልሲ ለሰውነታችን መሰረት በሆነው እግራችንን የሚሰጥ የክቡርና ጥበቃ ነው። ጥሩ ካልሲ መምረጥ ማለት ለቀኑ ዉሎአችን ምችት መምረጥ ማለት ነው። ካልሲ ባይኖር ኖሮ የጫማዎች ምቾትና የእግሮቻችን ጤና አደጋ ላይ ይወድቅ ነበር። ስለዚህ ከጫማችን ጋር ማዛመድ አለብን። ለስፖርት ጫማ ስፖርት ካልሲ ለቆዳ ጫማ ደግሞ ቀጭን የጨርቅ ካልሲ መሆን አለበት። ንጽህና መጠበቅ አለብን። አንድ ካልሲ ከሁለት ቀን በላይ ማድረግ የለብንም። ይሄ የእግር ፈንገስን ይከላከላል። ጥጥን መምረጥ አለብን። ላብ የሚያሳርርንና አየር የሚያስገባ ካልሲ ሁልጊዜም ለጤና ተመራጭ ነው። ምቾት የሚጀምረው ከእግር ስር ካለው ካልሲ ነው እና በጣም አስፈላጊ ነው ካልሲ መጠቀም ማለት ነው።

ቻው ማለት በኢትዮጵያ በአለም ዙሪያ በስፋት የምንጠቀምበት በዋናነት መለያ ወይም የሰላምተ ምክንያት ነው ቃሉ አጭር ቢሆንም ረጅም ታሪክ እና የተለያዩ ማህበራዊ ትርጉሞች ይይዛል። ቻው ማለት የቃሉ እና ታሪክ። ቻው የሚለው ቃል መነሻው የተለየ ቋንቋ ነው። የቃሉ ጥንታዊ መነሻ ከሚለው የቤኒስ ቃለኛ የመጣ ሲሆን ትርጉም የኔ እርሶ አገልጋይ ነኝ እንዲሁ ማለት ነው። ይሄ የሚያሳየው ቃሉ መጀመሪያ ላይ እጅግ ከፍተኛ የሆነ አክብሮት ለመግለጽ ይውል እንደነበር ነው። ከጊዜ በኋላ ግን ቃሉ እያጠረ እና እየተቀየረ አሁን የምናውቀው አቀላል ሰላምታና በቅቷት ወደ ኢትዮጵያ የገባውም በጣሊያን ወረራ ወቅት ከዚህ በኋላ ባለው ግንኙነት እንደሆነ ይታመናል። የባለ ሁለት ገጽታ ትርጉም አለው። በመነሻና አገር ጣሊያን ቻው ለሁለት አገግሎት ይውላል መገናኛ መለያየት መገናኘት እና መለያየት። በጣሊያንኛ አንድ ሰው ልጅ ሲመጣ ቻው ሰላም ይባላል ሲሄድም ቻው ደህና ሁን ይባላል። እና በኢትዮጵያ አገባብ በሀገራችን ግን ቻው እምንለው ለመዳኒት የሚያስሩ ነው አንድ ሰው ለመሰናበት ስልክ ለመዝጋት ወይም ከአንድ ቦታ ለመውጣት ስንነሳ የምንጠቀምበት ዋናኛ ቃል ነው። ይህ ቃል ብዙ ጊዜ እንጠቀምበታለን። በአእምሯዊ ስነልቦናዊ ፋይዳ ይጠቅማል። ቻው የመደበኝነት የመቀራረብ ምልክት ነው ይህ ቃል ብዙ ጊዜ እንጠቀምበታለን በአእምሯዊ ስነልቦናዊ ፋይዳ ይጠቅማል ቻው የመደበኝነት የመቀራረብ ምልክት ነው። ሆኖም ግን በጣም አይደለም ለሚከበሩ ትልልቅ ሰዎች ወይም ይፋ የሆኑ ሰዎች ስብሰባዎች ላይ ቻው ማለት እንደ ቀላልነት ሊታይ ስለሚችል እንደ ሁኔታው መጠቀምን ይጠይቃል ማለት ነው። ሌላው በምልክት ቋንቋ መጠቀም እንችላለን። ቻው ሲባል ቃሉ ብቻውን አይቆምም አብዛኛው ጊዜ በአካላዊ እንቅስቃሴም ጋር ይደገፋል። እጅን በማወዛወዝ ባለም አቀፍ ደረጃ የሚታወቀው የመለያያ ምልክት ነው። የምልክት ቃሉን መስማት የማይችል ሰው እንኳን መልእክቱን ያስተላልፋል በኢትዮጵያ ባህል ደግሞ ቻው ስንል ትከሻን በመሳሳብ እጅን በመጨባበጥ ታጅቦ ሊሆን ይችላል። ይሄም መለያየቱን በሰላም በፍቅር መሆኑን ያረጋግጣል። በአጭሩ ቻው ማለት ለጊዜውም ቢሆን በሰላም ቆይ ወይም በሰላም ያገናኘን ማለት ነው። የሰዎችን ግንኙነት በሰላም የመዝጊያ እና ቁልፍ ነው። ቃሉ የጣሊያን ቢሆንም ዛሬ ግን የአለም የአለም አቀፍ ትልቅ ቋንቋ ሆኖ እያገለገለ ይገኛል። እና ቻው ሲባል ብዙ ጊዜ የሰላምታ የአንድነትን ያሳያል። ቻው የምንልበት ፍጥነትና ቅላጼ ስሜታችን ይገልጻል በፈገግታ የሚባል ቻው የመመለስ ተስፋን ያሳያል። በጣም መደበኛ ቢሆኑም ቦታዎች እንደ ስራ ቃለ መጠየቅ ቻው ከማለት ይልቅ አመሰግናለሁ ደህና ሁኑ ማለት ይመከራል። ስልክ ላይ ስንሆን ቻው ከማለታችን በፊት ንግግራችን መጠናቀቁን ማረጋገጥ መልካም ስነምግባር ነው ብዬ አስባለሁ። ቻው መለት መጨረሻ ሳይሆን ሌላ አዲስ መገናኛ ቀጠሮን እንደመያዣ ተብሎ ተደርጎ ይወሰዳል ማለት ነው

ነገ ማለት በቀጥታ ስታይ ከአሁኑ ቀን ቀጥሎ የሚመጣው የአራት ሰዓት ጊዜ የሚወክል ቢሆንም በውስጡ ገና የተስፋ እድልን እና ያልተወቀ ሚስጥር የያዘ ትልቅ ቃል ነው። ነገ የሰው ልጅ የህይወት እንዲቀጥል የሚያደርግ ትልቁ ሞተር ነው። የተስፋ አዲስ ጅምር ምልክት ማለት ነው። ነገ ማለት ዛሬ ጉዳዩን ለመምራት የተሳሰተውን ለማድረግ የሚሰጥ ሁለተኛ እድል ነው። ዛሬ ምንም ያህል ከባድ ቢሆን ነገ አዲስ ፀሀይ መውጣቱ አይቀሬ ነው። የተፈጥሮአዊ ኡደት ነው ለሰው ልጅ ትልቅ ስነ ልቦናዊ እረፍት ይሰጣል። ነገ ይቻላል የሚለው እውነት። እምነት ሰዎች በችግር ውስጥ እንዲጸኑና ለተቻለ ህይወት እንዲለፉ ያደርጋቸዋል። ነገ ነገ ገና ያልተጻፈ ንጹህ ወረቀት ነው። የእቅዶች ዝግጅት ጊዜ ነው። ነገ ስኬታማ የሚሆነው ዛሬ ላይ የሚደረግ ዝግጅት ማለት ነው። ነገ በራሱ ውጤት ሳይሆን የዛሬው ስራችን ነው። የወደፊት ህይወታችንን የምንቀርጸው ዛሬ ብናደርገው ውሳኔ ነው ለነገ አትደር የሚለው አባባል። የሚሳሰበው ዛሬ መደረግ ያለበት ነገር ላይ ጫና እንዲፈጥር ነው። ብልህ ሰው የዛሬውን ስራ ሳይበድልና ለነገው ራዕይ መስረት ይጥላል። ያልታወቀና ሚስጥራዊ ነገ በእጃችን ያለ ሳይሆን በተስፋ የምንጠብቀው ጊዜ ነው። ማንም ሰው ነገ ምን እንደሚፈጠር በእርግጠኝነት መናገር አይችልም። ይህ በሰው ልጅ ላይ ሁለት አይነት ስሜቶች ይፈጥራል። ጉጉት እና ስጋት ነገን መፍራት ሳይሆን ሊመጣ የሚችለው ማንኛውም ለውጥን ራስ ማዘጋጀት የብልህነት መለኪያ ነው። ነገ በፈጣሪ እጅ ያለች ስጦታ ናት። በባህልና በንግግር መካከል ያለ ነገር ነው። በኢትዮጵያ ባህል ነገ በተለያዩ ዘይቤዎች ጥቅም ላይ ይውላል። ነገ እንደ ቀጠሮ ብዙ ጊዜ ነገ እንገናኝ ስንል ግልጽ አድርገን ለመግለጽ ነው። ነገ እንደ ሩቅ ጊዜ ለነገው ትውልድ ስንል ስለ ወደፊቱ ረጅም ጊዜ ማለታችን ነው። ነገ እንደ ተስፋ ነገም ሌላ ቀን ነው። የሚለው አባባል ዛሬ በገጠመን ውድቀት ተስፋ እንዳንቆርጥ የሚያበረታታ ነው። ነገ ማለት የህይወት ቀጣይነት ማረጋገጫ ነው። ዛሬን በትክክል መኖር ነገን በድፍረት ለመቀበል ይረዳል። ነገ ሁል ጊዜም አዲስ እድል ይዛ ትመጣለች። ያንን እድል በመጠቀም ደግሞ ዛሬ ላይ ነቅቶ መገኘት ያስፈልጋል። እና ነገ ስኬታማ እንዲሆን ብዙ ምክሮች አሉ። የዛሬን ስራ ዛሬውኑ መጨረስ ለነገ የምናደርገው ስጦታ የዛሬዉን ሸክም ዛሬውኑ ማቃለል ነው። በጥሩ ስሜት መተኛት ነገን በደስታ ለመቀበል ዛሬም በምስጋና በሰላም ማጠናቀቅ ይገባናል። ትንሽ እቅድ መኖር አለበት ነገ ጠዋት ስትነሳ ለምን? ምን መስራት እንዳለብን ዛሬ ማታ ማሰብን ጊዜን በአግባቡ እንጠቀም ይረዳናል። ነገር ለመቀየር የምንችለው ዛሬ በምንወስደው እርምጃ ብቻ ነው። እና ስለነገ በዚህ መልኩ ነው የምገልጸው ማለት ነው። እኔ